በልጅነትህ የምትወደው ጨዋታ ምን ነበር? እኔ በልጅነቴ የምወደው ጨዋታ ምንድነው ካላቹኝ ብዙ ጨዋታዎች እወዳለሁኝ እነሱም ድብብቆሽ ድብብቆሽ ማለት አኩኩሉ ነው። እሱን የምወድበት ምክንያት በጣም ብዙ ጉአደኞቻችን ሆነን የምንጫወቱ ስለሆነ። ስለምንፈላለግ እሱን እወደዋለሁኝ። ከዛ በተጨማሪ ደግሞ ገመድ ዝላይ ገመድ ዝላይም ይህንንም በጣም ነው የምወደው። ከዛ በተጨማሪ ደግሞ አቡሰመ የሚባል አለ ሶስት አራት ምናምን ሆነን ምንጫወተው ነው አባሮ መያዝ ነው። ይህንንም ጨዋታ እወደዋለሁኝ። ስለዚህ ይሄ ብዙ ጨዋታዎች እወዳለሁ። ከዛ በስተጨማሪ ደግሞ ቅልቦሽ በድንጋይ እየቀለብን ምን ጫወተው ጨዋታ እሱንም እወደዋለሁ።

እሳት ማንደድ ትችላለህ? እሳት ማንደድ አዎ እችላለሁኝ። እንግዲህ እሳት ማንደድ የምችለው እሳት እንግዲህ በብዙ መንገድ ልናነድ እንችላለን። እንዴት ትችያለሽ ካላችሁኝ፣ እሳት በምናገቀጣጥልበት ሰዓት ወይ ደግሞ ምጣድ እየጋገርን ካለ፣ በእንጨት ከሆነ የምንጋግረው፣ እናነዳለን። ከዛው በተጨማሪ በብዙ መንገድ እሳት አነዳለሁኝ። ስለዚህ አዎ እችላለሁ።

በቀን ስንት ሰዓት? ስልክ ትጠቀማለህ እንግዲህ በቀን እኔ ስንት ሰዓት ስልክ ትጠቀሚያለሽ ካላችሁኝ። ብዙ ስዐት ስልክ እጠቀማለው። ለምሳሌማንበብ ብፈልግ ለ ሁለት ሰዓት ያህል በማነብበት ሰዓት ስልኬን እጠቀማለው። ከዛ በተጨማሪ ደግሞ የተለያዩ የ ኦንላይን ስራዎችን ለመስራት ከያስኩኝ። ለ ሶስት ሰዓት ያህል እጠቀመዋለው። ከዛ ደግሞ መዝናናት የተለያዩ ነገሮችን ማየት ከፈለኩኝ። ለ አንድ ሰዓት ምናምን እጠቀመዋለው። ስለዚህ በጣም ለረዥም ሰዓት ለረዥም ሰዓት ስልኬን እጠቀመዋለው ማለት ነው። ለስንት ስንት? ስለዚህ ስንት ሰዓት እንበለው ወደ አምስት ስድስት ሰዓት ያህል ስልኬን እጠቀመዋለሁ።

በምን ሰዓት ትተኛለህ? እኔ ምተኛበት ሰዓት ብዙ ናቸው። በምን ሰዓት ማለት ማታ በምተኛበት ከሆነ ሶስት ሰዓት ላይ እተኛለሁ። ከዛ ደግሞ ምሳ ሳዓት ላይ ትንሽ ምሳ ከበላሁኝ በኋላ ትንሽዬን እንቅልፍ አለችብኝ። ሰባት ሰዓት ላይ ሰባት ሰዓት ላይ እተኛለሁ። ስለዚህ ሶሰዓት እና ሰባት ሰዓት በዚህ ሰዓት እተኛለሁኝ ማለት ነው። አዎ ባለኝ ሰዓት እተኛለሁ።

በብእር ወይስ በእርሳስ ትጽፋለህ? እኔ ብዙ ግዜ የምጽፈው በእርሳስ ነው። በእርሳስ ለምን ትጽፊያለሽ ካላችሁኝ በእርሳስ የምጽፍበት ምክንያት? አንደኛ እርሳስ በጣም ስለምወድ ነው። ሁለተኛ ደግሞ በእርሳስ በየምጽፍበት ምክንያት። በእርሳስ በምጽፍበት ጊዜ በእርሳስ በምጽፍበት ሰዓት። ቢበላሽብኝ እንኳን የጻፍኩት ነገር ቢበላሽ እንኳን ማጥፋት እችላለሁ እንደ አዲስ መጻፍ እችላለሁ። ያንን ደልቼ አጥፍቼ መጽሐፍ ስለምችል። ስህተት በሚኖርበት ሰዓት ያንን ስለምወደው። በእርሳስ መጻፍ በጣም እወዳለሁ። ስለዚህ በእርሳስ መጻፍ እወዳለሁ። የምወድበትም ምክንያት። አንደኛ የምችለው ነው። የተሳሳተ ነገር ቢኖር አጥፍተን ቶሎ ብለን ስርዝ አርገን ብንጽፍ አያስታውቅም። ስለዚህ የሚያምር ስለሚሆን በእርሳስ መጽሐፍ እወዳለሁ።

የምትወደው ምግብ ምንድነው? እኔ የምወደው ምግብ እንግዲህ በጣም የምወደው ምግብ እንጀራ እንጀራ በሽሮ በጣም ነው የምወደው። ከዛ ፍርፍር እወዳለሁ። ስለዚህ እንጀራ በሽሮ በጣም ነው የምወደው። አዎ እንጀራ በሽሮ እወዳለሁ።

የቤትህ ጣሪያ ከምን የተሰራ ነው? የኔ የቤቴ ጣሪያ ቆርቆሮ ነው። ከዛ በእንጨት ከዛ ደግሞ ከውስጥ ጅብሰም ያለው፤ ጅብሰም አለው። ከዛ በተጨማሪ ከእነዚህ ነገሮች ነው በቃ ያለው ሌላ ምንም የለው።

ፎቶዎቼን የት ታስቀምጣለህ? እም ፎቶዎቼን በጣም ብዙ ቦታ ላስቀምጥ እችላለሁኝ። የት ታስቀምጫለሽ? ካላችሁኝ እኔ የመጀመሪያው ነገር ፎቶዎቼን ማስቀምጥበት እ የፎቶ አልበብ የፎቶ አልበብ የፎቶ አልባው ውስጥ ፎቶዎችን አስቀምጣለሁኝ። በፊት የተነሷቸው ሊሆን ይችላል አሁን የተነሷቸው ሊሆን ይችላል እ እዛ ውስጥ አስቀምጣለሁኝ። ከዛ በተጨማሪ ደግሞ ፎቶዎቼን ማስቀመጥበት ዋንኛው ስልኬ ነው። ስልኬ ፎቶ ጋላሪ ውስጥ እ ፎቶዬን አስቀምጣለሁኝ። ከዛ ደግሞ አፕ ት ሚደብቅ አፕ ውስጥ እዛ ውስጥ አስቀምጣለሁ። ስለዚህ ስልኬና ፎቶ እ የፎቶ ጋላሪ ውስጥ ፎቶዎቼን አስቀምጣለሁኝ ማለት ነው። በእነዚህ ቦታዎች ፎቶዎች ፎቶዎቼን አስቀምጣለሁ።

የምትወደው ፊልም ምንድነው? እኔ የምወደው ፊልም ምንድነው የምትወጂው ካላችሁ ቁም ነገር አዘል የሆኑ ፊልሞች ይመችኛል ከዛ በተጨማሪ ኮሜዲ ያለባቸው ፊልሞች። ከዛ በተጨማሪ ደግሞ ድብደብ ያለባቸው ፊልሞች። እወዳለሁኝ። ስለዚህ እነዚህን ፊልሞች በደንብ እወደለሁ።

እንደገና ጥቅም ላይ መዋል ታደርጋለህ። ነው አደርጋለሁ የተለያዩ ነገሮች እንደገና ጥቅም ላይ እንዲውሉ አደርጋለሁ። ለምሳሌ ሻማ ሻማ በማበራበት ወቅት ሻማ እንደ በርቶ ሲያልቅ አልጥለው ድጋሚ በማቅለጥ ከተለያዩ ቅመማ ቅመሞች ቅመም ድጋሚ ጥቅም ላይ እንዲውል አደርገዋለሁኝ ማለት ነው። ከዛ በተጨማሪ ደግሞ ሳር ሳር ጎዝጉዘን ወደያዉኑ ጥርግ አድርጌ ምናምን አልጥልም እኔ ከጠረኩት በኋላ ውሃ ውስጥ በመዘፍዘፍ ሌላ ቀን ጉዞ ጉዞ ስለሚያደርገኝ ውሃ ውስጥ ከዘፈዘፍኩት በኋላ ከዛ ወጥቼ ድጋሚ ዘፍዝፌው እጠቀመዋለሁኝ ማለት ነው። ከዛ በተጨማሪ ደግሞ ቡና በምናፈላበት ወቅት ከሰል አቀጣጥለነዋል። ያ ከሰልን አቀጣጥዬ ቡና ካፈለውኝ በኋላ ከሰሉ ከተረፈኝ ያንን ከሰል አጥፍቼው ድጋሚ አድርጌው እጠቀማለሁ። ስለዚህ እንደገና ጥቅም ለመዋል ታደርገህ? ያው በደንብ ነው የማደርገው ከእነዚህ ከእነዚህ ነገሮችን አንፃር።

ዜና በመስመር ላይ ታነባለህ? አዎ አነባለሁ። ከተለያዩ ጋዜጣዎች፣ ከተለያዩ ማህበረ ሚዲያዎች ላይ ዜናን በመስመር ላይ አነባለሁኝ። ስለዚህ ነው በደንብ አነባለሁኝ።

በአካባቢው ድልድይ ድልድይ አለ። አወ አለ ድልድይ በአካባቢየ። ድልድይ አለ። በጣም ትልቅ ድልድይ ነው። እሱም ድልድይ በሬሳ ድልድይና ኢስታንቡል ድልድይ ይባላል። ስለዚህ አዎ በአከባቢየ ድልድይ አለ።